አዎ ሻማ ማብራት ትወዳለህ? አዎ ሻማዎችን እንግዲህ እንዳልኳችሁ እንደማበራ ከዚህ በፊት ተናግሬያለሁ እስኪ ልድገመው አሁንም ያው ሻማን አበራለሁ። ማህበራበት ምክንያት በዓላት አሉ በበዓላት ጊዜ ሻሞዎችን አበራለሁ እነሱም በደንብ በዝርዝር ልዘርዘርላችሁ። በዓላት አሁን አንደኛው የምንለው አሁን የኛ ክርስቲያን እኔ ክርስቲያን ስለሆንኩ። አሁን ለምሳሌ እንግዲህ ያው በሰባት መቅረዞች አሉ አይደለ ሻማዎች አሉ ይላል እና እነዛ ሰባት መቅረዙ ሻሞቹን አብያተ ክርስቲያናትን ይገልጹልናል። እና በዮሐንስ ራዕይ ላይ መዝሙረ ዳዊት ማብራት ስለመብራትነት ዘይት እንግዲህ ሙሽራን ለመቀበል ክርስቶስ ያስተማረው አለ። እና እኛ ክርስቲያኖች አሁን ሻማ እናበራልን እንደ መስዋዕት አድርገን ሰማዕታት እንዲህ ቀልጠው እና ነደው ወንጌልን ለአለም ሰበኩ ስንል ሻም እና ሻማ እና ጧፍ የሚባል አለ። እነሱን እናነዳለን እናበራለን ስናበራ ግን እንትኑን በጠበቀ መልኩ ነው። ስርዓቱን በጠበቀ መልኩ ነው። ለምሳሌ አሁን አንደኛው ሻማ ሲበራ በቅዱስ ሚካኤል ስም ሊሆን ይችላል። እያንዳንዱን አሁን ልንገራችሁ አሁን እኛ ሰላሳ ቀን ነው ያለን እና በወር ውስጥ ከወሩ አንድ የመጀመሪያው ቀን ምን ይባላል? ልደታ ለማርያም ትባላለችና ልደታ ማርያም ስለምትባል አሁን በዛ ቀን ሻማ እናበራለን እሷን በማመልከት። ሁለተኛው ቀን ብንዘለው ሶስተኛ ቀን ደግሞ እንዲሁ ቅድስት ድንግል ማርያም ናትና። በአታ ማርያም ትባላለች በአታ ማርያም ማለት መግባት ማርያም ማለት ነው። የእመቤታችን ለስለት የስለት ልጅ አይደለች በስለት የተገኘች ስለሆነች ወደ መቅደሱ ምትገባበት ቀን ነውና። በአታ ለማርያም አልናት ትባላለች እና በዛ ቀን መግባቷ መግባቷ ነው የአምላክ እናት ስለሆነች ክብርት ናት ቅድስት ናት ብለን ስለምናምን። እንሰጣለን ሻማ እናበራለን ጸሎትንም ምዕራደ ጸሎት ናት። እና በነ በዚህ ቀን እናበራለን ከዛ በኋላ ደግሞ እንዲሁ አምስት ላይ አሁን አቡዬ ናቸው እና ጻድቁ አቡዬ ይባላሉ ገብረ መንፈስ ቅዱስ እና ወደ ኢትዮጵያ መጥተው ከግብጽ የመጡ ጻድቃን ናቸው። እና እንግዲህ የድሮ ጻድቃኖች ብዙ አመታትን እንደኖሩ እንግዲህ መጽሐፍ ቅዱስ ነግሮናል። እነ እነ ሄኖክ እነ እነ እንትና እነ ማቱሳላ ብዙ ዘጠኝ መቶ ምናምን አመት እንደኖሩ ሶስት መቶ ስልሳ እንደኖሩ እንግዲህ ሰባት መቶ ቤት አመታትን እየኖሩ እንዳለፉ ይሄን ምድር። ገልጾል እና መጽሐፉ እኝህም አባት እንግዲህ ለአምስት መቶ አመት በቤተክርስቲያናችን አመት የኖሩ ሰው እንደሆኑ ነው እንግዲህ ሚነገረው። ምናልባት ያው በሳይንስ ባይረጋገጥም ሳይንቲስቶች ያው እምነትና ሳይንስ አንዳንዴ ይለያያል። እና ምናሉ ያው ግን መነሻ አሁን ለሳይንስ መነሻ እምነት ነው። የተጻፈልህን ነው አሁን እሱን እየፈለክ ነው ያለኸው። ሰው ልታታልል ትችላለህ እንጂ ይለያያል እያልክ አብዛኛው ፈጠራም በለው እነ አልበርታይንስታይንም የፈጠሩት። መጽሐፍ ቅዱስ ላይ ካለ ሀሳብ ነው የተነሱ ሪሌቲቪቲ አንጻራዊነት ምናምን እያሉ ሚያወሩት። እና ሻማችንን እናበራለን ማለት ነው። እሷን ወደ አምላክ እንድንጸልይልን ከዛ ስድስት ገብረ መንፈስ ቅዱስ አላልኳችሁም ከዛ ስድስት ደግሞ ያው ጉስቋም ትባላለች እና እመቤታችን ከጌታ ኢየሱስ ክርስቶስ ጋር ቢሮድስ ሊገላት ልጇን ሊገልባት ሲል ያሳደዳትን ቀን በማመልከት እናበራለን። እና እንዲሁም ምንድነው? በምን በአስራ ሁለት እናበራለን ቅዱስ ሚካኤል ይባላል እና የመላእክት አለቃ ቅዱስ ሚካኤል ከእግዚአብሔር ያማልዳል እና ያስታርቀን ጥበቃው እንዳይለየን የቅዱስ ሚካኤል ቀን እናበራለን። እንዲሁም የቅዱስ ገብርኤል ቀን እናበራለን ማለት ነው። እንዲሁም በመድሃንያዓለም ቀን ሻማ አበራለሁ። እንዲሁም ከምን ማርያም በሃያ አንድ እናበራለን እና ሁል ጊዜ ያው ጻድቃን እና የአመቱ በዓሎች ሲሆኑ ሻማ እናበራለን ለቅዱ ቅዱሳንን ለመዘከር እነ ጴጥሮስና ጳውሎስም ያው የተሰየፉበትም ቀን ሲሆን። እናበራለን። እና ሻማን በቃ በዚህ ቀን ታበራለህ። ከዛ ደግሞ ለልደትህ ታበራለህ አይደለም ልደትህ ሲሆን ሻማ ታበራለህ እና የሞቱ ሰዎችንም ለመዘከር ከቤተሰብህ አንዱ ተሰውቶ ከሆነ ያን ሻማ በማብራት እንግዲህ ፍቅርህን ትገልጻለህ ማለት ነው። ስለዚህ ያው

የምትወደው መጽሐፍ ምንድነው? የምወደው መጽሐፍ እንግዲህ ብዙ አይነት መጽሐፍቶች አሉና ከምወዳቸው መጽሐፍቶች ውስጥ አንዱ አሉ ትምህርታዊ መጽሐፍቶች አሉ ትምህርታዊ መጽሐፍትን እወዳለሁ አብልጬ። እንዲሁም ልብወለድ መጽሐፍቶች አሉ አይደል ልብወለድም እወዳለሁ አነባለሁ። እንዲሁም የልብ ወለድንም አነባለሁ እና ብዙ የምወዳቸው መጽሐፍቶች አሉ። ከእነሱ ውስጥ የተወሰኑትን እስኪ እየቀነጨውኩ ተረካለሁ እና እውነቱን ለመናገር ለመጀመሪያ ጊዜ ያነበብኩት መጽሐፍ እንግዲህ መጓ ይሰኛል። እና መጓ የሚባል መጽሐፍ አለና ደራሲው አለማየሁ ዋሲ ይባላል እና ቆንጆ ኣርጎ ነው የጻፈው። የኖረውን እስኪመስል ድረስ እና ስለ ቤተክርስቲያን ነው እና ስለ አባቶቻችን ስላላቸው እውቀት ኖሌጅ ነው የሚናገር እውቀት ነው። ነውና የተጻፈው ብቻ በቃ ደስ የሚል ትረካ ነው ያለው እሱ የመጀመሪያ የህይወት ታሪክ ያነበብኩት እሱን ነው ማለት ነው። እመግበው ይባላል ስለ ኡራኤል መላክ የተጻፈ የቅዱስ ጽዋ ቅዱስ መጽሐፍ ቅዱስ ጽዋ ኢትዮጵያ ውስጥ እንዳለ የሚናገር ነው። እና ቅዱስ ኡራኤል ደሙነ ለ እየረጨበትን ለማመልከት ነውና ቅዱስ ጽዋ ይባላል። ያንን ማለቴ ያው ክርስቶስ ሲሰቀል ደሙን መላኩ ራዕይ ለእንግዲህ ራዕይ ጠርቶ ለአለም ረሽቷል ይባላል እና ተብሎ ይታመናል። በክርስቲያኖች በእኛ የሃይማኖት መሰረት እና ቤተክርስቲያኖች እንግዲህ የተሰሩት በዚህ በቅዱስ በቅዱስ አባታችን በሆነው በኢየሱስ ክርስቶስ ለምን አይደለም በክርስቶስ አል አንተ አለት ነህ ነህ ያለው ጴጥሮስ አይደል በዚህች አለት ነህ ነህ የቤተክርስቲያንን እሰራታለሁ የጋሃነም ደጆች አይችሏትም አለው። ስለዚህ መሰረቱ ይሄው ሙላቱ ጉልላቱ ክርስቲያን ክርስቶስ ስለሆነ ቤተክርስቲያን። በዛን ሰር በዛ ነው እንግዲህ እመጋው የማያወራው ስለዛ ነው። ከእሱ ውጪ ደግሞ ሌሎችም አሉ ከእመጋ ሌሎች ማለት ነው። የምንላቸው ከእመጋ ውጪ ምን አለ? እስኪ ጥቅስ ካልክ ራሱ ዝጓሮ ይባላል እና አደሙ ስነ ስነ እጽዋት ነው የሚያወራው። እጽዋቶች እጽዋቶች ከሰው ጋር ያላቸው እንትን ማለት ነው መስተጋብር። በስነ ጽዋቶች መካከል ያለው ልዩነት እና በየ የእያንዳንዱ እጽዋት የራሱ ባህሪ እንዳለው። ያ እጽዋት እንግዲህ የሰው ልጆች የሚሰጠው ጥቅም። የእየሱስ እና አንዳንድ እጽዋቶች እንዴት ነው እንትኖች የማይችሏቸው? ጠላት ዲያቢሎስ እንግዲህ የማይችለው ክፉ መንፈስን የሚያባርሩ ጠዋቶች እንዳሉ እንግዲህ ጠቅሶልናል። እና አነዛ ዝጓራ ላይ እና እንደውም የሚንቀሳቀሱ እና እነዛ ዛፎች ውስጥ ያው ቅዱሳን እንደሚኖሩ ምናምን ነው የሚናገሩና ስለማይታዩት ነገሮች። ነው የሚገልጽልን የጽሁፉ ተግባባን ስለዚህ ዝጎራንም ጎንዶር ይወደዋል። መንገድ ዝግዋራም ሌላ ሚትር የምትባል አለች እና እሱ ደግሞ ስለ እንዴት ነው አንድ በደም መፍሰስ ስለተቸገረች ሴት ነውና የሚያወራው። እና እሷ እዛ ደሟ ፈሶ እንግዲህ ከገነት ላይ ከሚፈስ ኩል ውሃ የሚባል ኩል ድንጋይና ሱል ውሃ ነው። ኩል ውሃ ነው ሱል ድንጋይ እነዚህን ድንጋዮች ተጠቅማ ነው እንግዲህ መዳን የምትችለው ተብሎ ያንን ለማግኘት የሚደረግ ልብ አንጠልጣይ ደስ የሚል ነው። እና ከዚህ ውጪ ደግሞ ዴርቶ ጋዳ የሚባል ደግሞ የሳይንሳዊ የሚመስል በቃ ደስ የሚል እንደ ዋካ እንዳ አይነት ፊልም ነው እንደተሰራው። የቴክኖሎጂ አይምሮ የሚያፈልቁ ሰዎች የተሰበሰቡበት ደስ የሚል ቆንጆ እንትን አለና እሱንም እወደዋለሁ። እሱንም በቂ ኣስደስቶኛል እነዚህ አይነት ነገሮች በቃ ደስ ይለኛል። እሱ ደሞበጣም ደስ ይለኛል ከሁሉም ይልቅ እንደውም በቃ እውነት ነው የሚመስለው። በቃ ፍቅርም አለው ሀዘንም አለው ደስታም አለው። ጸናትም አለው እና ይሄ መጽሐፍ ልቤ ውስጥ አለ። ሁል ጊዜ እነዚህም ሁለት ሶስቱም መጽሐፎች ወዳቸው። ከዛም ውጪ ሌሎችም አሉና እያሪኮ ስለ ሰባት ሰባት ስለ እያሪኮም የተጻፈ መጽሐፍ ደስ ይለኛል እወደዋለሁ።